ዘይት ዘይት ማለት ያው በአጠቃላይ እና እንትን ማለት ነው የምግብ መስሪያ ማለት ነው ዘይት ያው ዘይት በአጠቃላይ በጣም ሰፊ ፍቺ ያለው ቃል ነው። በምግብ በኢንዱስትሪ በኢነርጂ እና በሌሎች መስኮች ውስጥ ብዙ ትርጉሞች አሉት ዘይት። የተለያዩ የዘይት አይነቶች አይነቶችና አጠቃላይ ፍቻቸውን እነዚህ ትንሽ እንበላችሁ የምግብ ዘይት የሚባል አለ የምግብ ዘይት ለምንድነው የሚጠቅም? ለማብሰል ወይም ምግብን ለስለስ ለማድረግ ይጠቅማል ማለት ነው። ምሳሌ ይኸው የፍራፍሬ ዘይት የሚባል አለ የወይራ ዘይት የኮኮናት ዘይት። እንዲሁም ደግሞ የቅጠል ዘይት የሚባል አለ የዘይት ፈጠል የአበባ ዘይት የሚባል አለ እንዲሁም ደግሞ። የነዳጅ ዘይት የሚባል ደግሞ አለ የነዳጅ ዘይት ደግሞ ምንድነው? የሚጠቅም ያው መኪናን ለመንዳት ተሽከርካሪን ለማንቀሳቀስ ማለት ነው ማንኛውም ተሽከርካሪ ሊሆን ይችላል። አየር መኪና የምድር መኪና ባጃጅ ሊሆን ይችላል ሞተር ሊሆን ይችላል ባሶችን ሊሆን ይችላል እነዚህን ሁሉ ይኸው ለመሽከርከር ይጠቅማል ማለት ነው። ምሳሌ የናፍጣ ዘይት ዲዛል ዘይት ኬሮሲን አየር አየር ዘይት የሚባል አለና ሁሉም እነዚህ ሁሉ የተሽከርካሪዎች ዘይት ናቸው ማለት ነው። እንዲሁም ደግሞ የማሽን ዘይት የሚባል አለ ወይም ደግሞ ቆሻሻ ዘይት የምንለው አለ። እሱ ምንድነው? የማሽኖችን እና ሞተሮችን እና ክፍሎችን መገጣጠሚዎችን እና ሁሉን ነገር ለማንቀሳቀስ ይጠቅማል ማለት ነውና ሙቀትም ደግሞ እንደዚሁ ለመቀነስ ይጠቅማል። ምሳሌ የሞተር ዘይት የሚባል አለ የጀነሬተር ዘይት የሚባል አለ። የኢንዱስትሪ ቆሻሻ ዘይት የሚባል አለ እና ብዙ አይነት ዘይቶች አሉ ለማለት ነው። ሲቀጥል ደግሞ ሌላ ደግሞ ከተክሎች የሚገኝ ለአየር ማጣጣም ለጤንነትና ለቆዳ እንክብካቤ የሚጠቅም ዘይት ደግሞ አለ። ቆዳችንን የምንቀበው ፀጉራችንን የምንቀበው ፊታችንን የተለያየ ሰውነት አካላችንን የምንቀበው የሆነ ለቆዳ የተሰራ ዘይት አለ ማለት ነው። ለምሳሌ ላውሪድ ዘይት አለ የጨው ዘይት አለ የአበባ ዘይት አለ። እንዲሁም ደግሞ ያው እንዳልኩት ያው ቆዳን በደንብ እንክብካቤ ለመያዝ እንክብካቤውን ለመጠበቅ ንጽህናውን ለመጠበቅ ለስላሳነቱን ለመጠበቅ ይሄ ሁሉ ነገር ይጠቅማል ማለት ነው። ዘይት የቆዳ ክሬም አለ የፀጉር የፀጉር ዘይት አለ እና እንዲሁ ደግሞ አንዳንዴ ደግሞ ምን ይባላል ይኸው የኢኮኖሚና የፖለቲካ ለመግባባት ዘይት ደግሞ ይባላል እና። ዘይት በአለም አቀፍ ገበያ ውስጥ በጣም አስፈላጊነት ተጽዕኖ ያለው ነው። የነዳጅ ዘይት ወይ ዋጋ መመዘኞች እንደ ብረት ዘይት ዋጋ ኢኮኖሚዎችን የፖለቲካ ግንኙነቶችን እና የጦርነት ሁኔታዎችን ሊነኩ ይችላሉ ማለት ነው። እና በአጠቃላይ ያው ዘይት ከተፈጥሮ ምንጮች ፍራፍሬዎች ለምሳሌ ከአትር የባህል የ ከትክልት ከትክልቶች ምናምን ይሄ ሁሉ ነገር የባህር እንስሳ ይሄ ሁሉ ምን ይገኛል ዘይት እናገኛለን ለምሳሌ የባህር እንስሳ ስንድል ከአሳ ውስጥ ለምሳሌ ዘይት ይወጣል የአሳ ዘይት የምንለው ነገር አለ እና ይሄ ሁሉ ነገር ምንድነው ዘይትን አጠቃልሎ ይይዛል ማለት ነው። እና ብዙ ነገር አለው ለማ ለማለ ለማለት ነው እና ብዙ አይነት ዘይት አለ። አብዛኛውን ጊዜ እኛ ሀገር ላይ የምንጠቀመው ዘይትን በብዛት ቤታችን ውስጥ ለምግብነት ነው። የምግብ ዘይት የሚባል አለ የተለያዩ የሆኑ የባሌ ምግቦችን ለመሰራት ይጠቅማል ለምሳሌ እንደ ሽሮ እንደ ዶሮ እንደ ጥብስ አይነት እንዲሁም ደግሞ እንደ እንደ ስጋ አይነት ምግቦችን ለመሰራት ይጠቅማል ማለት ነው። ዘይት እና ብዙ የሆነ ዘርፈ ብዙ ነው የዘይት ጥቅም ማለት ነው። አንድ ብቻ ሳይሆን የተለያየ ዘርፍ አለው እንዲሁም ደግሞ የሞተሮችን ለመንቀሳቀስ የሞተር ዘይት የሚባል ያለ መኪናችንን ለመንዳት ደግሞ ዘይት ያስፈልገናል ከቤታችን ውስጥ ደግሞ የተለያየ ማሽን ካለ በዘይት የሚሰራ ያን በመጠቀም ዘይትን በመጠቀም ነው። የምናንቀሳቅሰው እና ዘይት ብዙ ጥቅም አለው ለማለት ነው። ዘይት እንዴት ነው ዋጋው ስንል ዘይት አሁን ላይ በተለይ የምግብ ዘይት ከሆነ በጣም ዋጋው እየጨመረ መጥቷል በቀን በቀን እየጨመረ መጥቷል ማለት ነው። እና ትልቅ የሆነ የምጣኔ ሀብት ጉድለት እንዲኖር አድርጓል ማለት ነው። ዘይት እና ያው ዋጋው እየጨመረ ነው የመጣ እንዲሁም ደግሞ የነዳጅ ዘይት ደግሞ በተለይ ዋጋው እየጨመረ መጥቷል። የባጀጅ የሚሰሩ ሰዎች በጣም እየተማረሩ ነው የመጡ እንዲሁም ደግሞ መኪና የሚሰሩት ኮንትራት የሚሰሩ ሰዎች ብዙ ነዳጅ ስለሚያስፈልጋቸው ነዳጅ ስለሚያስፈልገው ዘይት ስለሚያስፈልጋቸው እነሱ እየተቸገሩ ነው። ያለና ያው የተለያየ እኔ ዘይት ለማለት አለ ለማለት ነው። አመሰግናለሁ

ማታ ማታ የሚለው ቃል በአማርኛ ቋንቋ ውስጥ ከምሽት ጀምሮ እስከ ሌሊት ድረስ ያለው ቀን ነው ማለት ነው። ያንን ቃል ለመግለጽ ያን ጊዜ ለመግለጽ የምንጠቀምበት መሰረተ የሆነ የተለመደ ቃል ነው ማለት ነው። በእለት ተእለት ኑሮ ውስጥ ይህ ቃል ሰዎች ያው ከስራቸው ተመልሰው ለቤተሰብ ጊዜ የሚያሳልፉበት የምሳ ጊዜን የሚያመቻቹበት እንዲሁም ለጸሎትም ሆነ ለእረፍት የሚዘጋጁበትን ወቅት ያመላክተናል ማለት ነው። እና በተጨማሪም ማታ ከባህላዊና ማህበራዊ ሴቶች ጋር በጥብቅ የተገናኘ ነው። ብዙውን ጊዜ በዚህ ሰዓት ቤተሰቦች በአንድ ላይ ተሰብስበው የቀኑን ክስተት ይወያያሉ ይመካከራሉ ይነጋገራሉ። መጥፎም ሊሆን ይችላል ጥሩ ነገር ሊሆን ይችላል አንድ ላይ በመሆን ያን ነገር ይወያያሉ ማለት ነው። እንዲሁም ደግሞ ታሪኮችን ይካፈላሉ ወይም የጋራ እንቅስቃሴዎችን ያካሂዳሉ ቃሉ በብዙ ሁኔታዎች ውስጥ ይገኛል። ለምሳሌ በማታ ስንል በምሽት ደህና ማታ ለማለት እንዲሁም ደግሞ መልካም ማታ የሚሉት ሰላምታዎች እንዲሁም ማታ ማታ በየማታው ለማት ነው። እና የጊዜ አገላለጽ በመልክ ተጠቅሞ ይገኛል ማለት ነው። እና በአጠቃላይ ማታ የሰአትን ክፍል ብቻ ሳይሆን የሰላም የቤተሰብ ቅርበትና የእረፍት ስሜትን የምንገልጽበት ቃል ነው ማለት ነው። እና ማታ ስንል አብዛኛውን ጊዜ ምን ለማለት ስም ነው ወይስ የቀን ክፍሌ ጊዜ ነው ብለን በምንጠይቅበት ሰዓት? ማታ የምንለው ነገር ይኸው የቀን ክፍል ጊዜ ነው። ለምሳሌ መሽቶ ቀን ከነበረ ሲመሽ ፀሀይ ስትጠልቅ የሚገኝ የሆነ የምሽት ክፍለ ጊዜ ነው። ማታ እሱ ደግሞ ገደቡ እስከ የት ነው? ካልነህ እስከ ጠዋት አንድ ሰዓት አካባቢ እስኪነገር ድረስ ፀሀይ እስክትወጣ ድረስ ያለው ነው ለማለት ነው። አመሰግናለሁ።

መልእክት መልእክት በአማርኛ መልእክት ማለት ቃሉ በደብዳቤ በቃል በጽሁፍ ወይም በማንኛውም መንገድ የሚተላለፍ መረጃ ነው ወይም አስተያየትን ይገልጽልናል ማለት ነው። በአማርኛ አጠቃቀም ውስጥ መልእክት ብዙ ትርጓሜዎች አሉት። ለምሳሌ ደብዳቤ ሊሆን ይችላል ወይም ደግሞ ደረሰኝ ሊሆን ይችላል። እንዲሁም ደግሞ መልእክት ስንል በአጠቃላይ ማንኛውም አይነት መረጃ ማስተላለፍ ሊሆን ይችላል። እንዲሁም ደግሞ ቃል ወይም ምክር በንግግር ወይም በምክር መልክ የሚተላለፍ አይነት የሆነ ቃል ሊሆን ይችላል። ያው ለምሳሌ ብናይ መልእክት ላክልኝ እንላለን እኮ አይደለ። መልእክት ላክልኝ እንላለን እንዲሁም ደግሞ ይህን መልእክት ለአባት አስተላልፍልኝ አይነት ነገራቶችን እንዲሁም ደግሞ የአላህ ቃል ደግሞ አለ የአላህ መልእክት ደግሞ አለ። በአሁኑ ዘመን ያው የቴክኖሎጂ አጠቃቀም ምክንያት መልእክት ይኸው በሞባይል በኢሜል ወይም ደግሞ በማህበራዊ መድረኮች የሚላክ አጭር ጽሁፍ ይሆናል ማለት ነው። እና እንዲሁም በተለያዩ የሆኑ መተግበሬዎች የምንልከው የሆነ መልእክት አለ ማለት ነው። እና ያው ድሮ አባቶቻችን ምንድነው? ሲያደርጉ የነበረ ካልነው ያው ድሮ ደብዳቤ ይጻፍ ነበረ እንዲሁም ደግሞ በተለያየ ወረቀት በተለያየ የደብዳቤ ወረቀት እያደረግን በፖስታ ቤት እያደረግን እንልክ ነበረ ማለት ነው። አሁን ግን የተለያዩ መተግበሪያዎች ስለመጡ የተለያዩ የሆኑ ዌብሳይቶች ስለመጡ በዛ መላክ እንችላለን ማለት ነው። የፈለግነውን ነገር በመልእክት በድምጽም ሊሆን ይችላል በጽሁፍም ሊሆን ይችላል በቪዲዮም ሊሆን ይችላል ከፈለግነው አካል ጋር ያው የምንገናኝበትን መልእክት ማስቀመጥ እንችላለን ማለት ነው። እና ያው መልእክት ቃሉ ልዑክ ከሚለው ቃል የመጣ ነው። ያው ተዛማጅነት አለው ማለት ነው። ምክንያቱም መልእክተኛው መልእክትን የሚያወራው ስለሆነ ማለት ነው ልዑክ የሚለው ማለት ነው እና ብዙ እንትኖች አሉት ለማለት ነው። መልእክት ይኸውና መልእክት በስልክ ብቻ ነው ስንል በስልክ ብቻ አይደለም ለምሳሌ። ተገናኝተን ከሰው ጋር የተለያየ መልእክት ልናሳልፍ እንችላለን በአካል ተገናኝተን ሊሆን ይችላል እንዲሁም ደግሞ ከሩቅ ሀገር ሆነን ይኸው በጽሁፍ መልእክት እንዲሁም ደግሞ በደብዳቤ በዛ መልእክት ልናሳልፍ እንችላለን ማለት ነው። እና ይኸው መልእክት ብዙ ትርጉም መልእክት ግን በአማርኛ ቋንቋ ውስጥ የው ከጥንት ጀምሮ በሰፊው ጥቅም ላይ የዋለ የው የንግግርና የጽሁፍ ማህደር ነው። ቃሉ ትርጉም አንድ ቢሆን ቢመስልም ከብዙ የሆነ አለው ማለት ነው። የሃይማኖት እና የባህል የሆነ የተለያየ መልእክት መረጃን ለማስተላለፍ ይጠቅማል ማለት ነው። እና ለትርጉሙ እናጠቃቀሙ ስናይ ለምሳሌ በመሰረቱ ያው መልእክት ከአንድ ሰው ወይም አካል ወደ ሌላ አካል የሚተላለፍ ያ እንዴት ነው? የሚተላለፍ ስንል በቃል ሊሆን ይችላል በጽሁፍ በምልክት ወይም በማንኛውም መንገድ የሚላክ ማንኛውም መረጃ ሀሳብ ስሜት ወይም አዋጅ ነው ማለት ነው። እና በታሪክና በጽሁፍ ደግሞ ያው የግእዝ መሰረት መልእክት የሚለው ቃል መልአክ ከሚለው መልእክተኛ ከሚለው ቃል የተገኘ ነው ማለት ነው። በግእጽ መጽሐፍት ውስጥ ደግሞ በተለይ የአምላክ ቃልን እና የነብያት ንግግርን ለመቅለጽ ያገለገለ ነው ማለት ነው። እና በንጉሱ በንጉሱ አስተዳደር ደግሞ ያው በጥንተ ኢትዮጵያ መንግስታት ዘመን መልእክት በዋናነት የግስጋሴ መፍረድ ይባላል ማለት ነው። እንዲሁም የንጉስ ትእዛዝ ወይም ከአንድ ግዛት ወደ ሌላ ግዛት የሚላክ የዲፕሎማሲ ሰነድ ተብሎ ነበረ የሚጠራ ማለት ነው። መልእክት አሁን ደግሞ የዘመናዊ አጠቃቀም ምንድነው? መልእክትን ብለን በምንጠይቅ ሰዓት ዘመናችን ያው መልእክት ከተለያዩ ነገራቶች ጋር ተያይዟል አሁን ላይ ባለንበት ጊዜ ማለት ነው። የቴክኖሎጂ መልእክት የሚባል አለ። በሞባይል ስልክ የሚላክ አጭር ጽሁፍ ማለት ነው። ምሳሌ ስልኬ ላይ አዲስ መልእክት መጣ። አይደለ። እንዲሁም ደግሞ በኢሜል በኢንተርኔት የሚላክ የጽሁፍ መልእክት አለ እንዲሁም ደግሞ የማህበራዊ ሚዲያ መልእክት አለ በፌስቡክ በቴሌግራም ዋትሳፕ እንደውም ወዘተ የሚላክ መልእክት አለ ማለት ነው። እንዲሁም ደግሞ የስራ መልእክት የሚባል አለ እና ይሄ ነው ለማት የፈለኩት አመሰግናለሁ

እንደምን አደሩ በአማርኛ የምጠየቅወን እንደምን አደሩ የሚለው የኢትዮጵያ ህዝብ አብዛኛውን በገበያ ከፍተኛ ዋጋዎች በደሞዝ ገቢና በመኖሪያ ቤት ክፍያ ላይ በመመሰረት የተለያዩ የኑሮ ደረጃዎች አሉት ማለት ነው። እና ከተሞች እንደ አዲስ አበባ ከፍተኛ የቤት ክራይን የተለያየ ኑሮ ወጪዎች አሏቸው። ይሄው አንዳንዴ እንደምንደአደሩ እየተባባልን በተለያዩ ነገራቶች ላይ እናወራለን ለምሳሌ ጠዋት ላይ ሲሆን ጠዋት አብዛኛው ጊዜ ሰዎች ሲነሱ ከእንቅልፋቸው ሲነሱ የሚጠቀሙት የሆነ ቃል ነው ማለት ነው። እንደምናደሩ የሚለውን ማለት ነው ያ የሆነበት ምክንያት ምንድነው? አብዛኛው ጊዜ በተለይ የኢትዮጵያ ህዝብ ከሰው ጋር ሲገናኝ ጠዋት ጠዋት ሲገናኝ እንዴት እንዳደረ በሰላም እንዳደረ እንዲሁም ደግሞ ምን እንዳጋጠመው የተለያዩ በሽታዎች ላይ እንደወደቀ ምን አይነት በሽታዎች ላይ እንደወደቀ የሚነግርበት የሆነ የሰላምታ ቃል ነው ማለት ነው። እና አንዳንድ ሰው ጠዋት ሲነሳ እንደምን አደሩ በሚል ሰዓት ደህና አድሬያለሁ ወይም ደግሞ ያው አሞኝ ነው ያደረ ብሎ ይመልሳል ማለት ነው። እና የተለመደው የሆነ ቃል ነው ኢትዮጵያ ውስጥ ማለት ነው ኢትዮጵያ ውስጥ ብቻ ሳይሆን የተለያዩ የአፍሪካ ሀገራት ላይ እንደምን አደሩ የሚለው ቃል በስፋት እየተካሄደን እየተነገረ ያለ ቃል ነው ማለት ነው። ወደ ውጮች ወደ አውሮፓ በምንሄድ ሰዓት ይኸው በብዛት እነሱ የሚጠቀሙት ያው በዜናዎች እንደምን አደሩ ይባላል ወይም ደግሞ በተለያዩ የኢኮኖሚ ዜናዎች ላይ እንደገና በፖለቲካ አይነት ዜናዎች ላይ እንደምን አደሩ ተብሎ ነው ሁሌ የሚጀመር ማለት ነው። ማንኛውንም ነገር ሲጠየቅ ሊሆን ይችላል። ማንኛውም ሰው ስንገናኝ ከሰው ጋር ብቻ ከተለያየ ሰው ጋር ስንገናኝ ከትልቅ እስከ ትንሽ ሰው ጋር ስንገናኝ ያው በሰላምታ ነው የምንገናኝ ማለት ነው። እንደምን አደሩ እየተባባለ እና ያው አብዛኛው ጊዜ ይጠቀሙታል ለማለት ነው እንደምን አደሩን። እንዲሁም ደግሞ እንደምን አደሩ የሚባል ሰው ነው ወይስ እንስሳ ብቻ ነው ስንል? በብዙ ሰው ብቻ ነው እንደምን አደሩ የሚባል ማለት ነው ከእንስሳ ጋር ምንም አዲስ ነገር የለም። ከሰዎች ጋር ነው እንደምን አደሩ። የምንባባል ማለት ነው በብዛት ሽማግሌዎች ይጠቀሙታል። ሽማግሌዎች ለትናንሾች ትልቅ የሆነ ትምህርትን ይሰጣሉ ማለት ነው። ሽማግሌዎች በብዛት እንደምን አደሩ እንደምን አደራችሁ እየተባባሉ የሚጠራሩና ያ ነው ያለው ሁኔታ አመሰግናለሁ።

መጠጣት መጠጣት በአማርኛ መጠጣት ባለ ስርዓት አለው ቡና ማፍላት እና መጠጣት ማለት ነው። በኢትዮጵያ ባህል ውስጥ የቡና ስርዓት በጣም አስፈላጊ እና ማህበራዊ ተግባር ነው። የመጠጣት ሂደት ሞገስ ያለውና ምግብም ሊጨመርበት ይችላል የሚችል ነገር ነው ማለት ነው። እና ዋና ዋና የሆኑ የኢትዮጵያ መጠጦች አሉ ለምሳሌ ቡና አለ ጠላ አለ እንዲሁም ደግሞ ጠጅ አለ አረቄ አለ። እነዚህ እነዚህ ነገራቶች አሉ ማለት ነው። እና ቡና ያው በአገር ቤት የሚፈላና በስርዓት የሚሰጥ የሆነ ባህላዊ የመጠጥ አይነት ነው ቡና ማለት ነው። እንዲሁም ደግሞ ቡና ኢትዮጵያ ውስጥ ነው ለመጀመሪያ ጊዜ የተመሰረተ በተለይ ጅማ ሀገር ላይ ነው በብዛት የሚመረተው ማለት ነው። ቡና እንዲሁም ደግሞ ጠላን በምንመለከት ሰዓት የወጠላ የሚሰራ መጠጥ ነው ማለት ነው። ከባድ የሆነ የሚያሰክር የሆነ በብዛት በምንጠቀመው ሰዓት ጭንቅላታችን አቅላችንን የምንሰበት የምንስትበት ሁኔታ የምንደርስበት የሆነ የሚያደርሰን የሆነ መጠጥ ነው ማለት ነው። ይህ ጠላ የምንለው ማለት ነው። እና እንዲሁም ደግሞ ጠጅ አለ ጠጅ ደግሞ ያው የመዝ የመዝራ ቅጠል እና በማር የተሰራ የሆነ መጠጥ ነው። ጠጅና እሱም ደግሞ እንደዚሁ ያው በብዛት በምንጠጣ ሰዓት ጭንቅላታችን ያስተናልና ያው አብዛኛው ጊዜ ባህላዊ የሆነ መጠጥ ነው። ጠጅ አረቄ ደግሞ እንደዚህ በጣም ጠንካራ የሆነ የአይብ ልጅ መጠጥ ይሉታል። እና ይኸው ለጣኦት በዓላት ነው አብዛኛው ጊዜ የሚጠቀሙት እና በጣም የሆነ አስካሪ የሆነ መጠጥ ነው። አረቄ እና እንዲሁም ደግሞ ያው ቡና በአማርኛ ስንየው ቡና ስርዓት ያለው የሆነ የመጠጥ አይነት ነው በተለይ የኢትዮጵያን የሚወክል የመጠጥ አይነት ነው በስርዓት የሚጠጣ የሆነ የመጠጥ አይነት ነው። እና ቡና ማፍላት አብዛኛውን ጊዜ በሴቶች የሚከናወን ሲሆን እንግዶችን ለመቀበል በዓላትን ለማክበር ወይም ቤተሰብ ውስጥ ለመደሰት ያገለግልናል ማለት ነው። እና ይህ ሂደት ያው ከሠላሳ ደቂቃ እስከ አንድ ሰዓት ድረስ የሚቆይ የሆነ ሂደት ነው ያለህ ቡና ስናፈላ ማለት ነው። እና ይኸው ለቡና ስራ ዝግጅት የመጠጦች አይነት እና የመጠጣት ባህላዊ እሴቶች በተመለከተ የበለጠ የሆነ ነገራቶችን ለማወቅ ያው እኛ ሀገር ላይ መምጣት ብቻ በቂ ነው ማለት ነው። እና ይኸው ቡና ትልቅ የሆነ ጠቀሜታ አለው። በተለይ እኛ እንግዶችን ለማስተናገድ ስንፈልግ ቤተሰባችን ውስጥ ለምሳሌ የሆነ እንግዳ ሲመጣ ከውጭ ሀገር ሊሆን ይችላል እንዲሁም ከተለያየ ከተማ ሲመጣ የዛን ጊዜ ያው በቡና እንቀበለዋለን እና የኢትዮጵያ ባህልና ማህበራዊ ኑሮ ዋነኛ አካል ነው ብንል ያው ማጋነን አይሆንብንም ማለት ነው። ቡናን እና ብዙ ደረጃዎች አሉት የቡና መፍላት ደረጃዎች ብዙ አይነት ናቸው። እያጎ ለምሳሌ ያው ቅጠሉን ምን ማድረግ መቁረጥ ከዛ በኋላ መተርየስ በመጥረቢያ ውስጥ ያው ማፍላት ማለት ነው። እና ይኸው ሽቶ ከዝገት ወይም ከቅጠል የሚመጣ ሽታ እንዲሁም ደግሞ ሲኖኖ ማጠጣት ቡናውን መጠጣት በረከት የሚባል ደግሞ አለ። በረከት በአብዛኛው ጊዜ በአረቦች ነው የሚጠቀሙት እና በረከት እንለዋለን። እና ይኸው ማህበራዊና ሃይማኖታዊ ጠቀሜታ ደግሞ አለው ቡና የማህበራዊ ግንኙነት መነሻ ነው። እንዲሁም ደግሞ ለሰርግ ለባአል ወይም ለሙሽራ ቤተሰብ የሚደረግ የሆነ የሚቀረብ የሆነ የመጠጥ አይነት ነው ማለት ነው። እና የእንግዶችን ክብር ደግሞ የምናሳይበት የምናሳይበት የሆነ መጠጣችን ነው ቡና ማለት ነው። እና እንዲሁም ደግሞ ጠላን ስንመለከት ያው ያው ጥቁር ጠላ የሚባል አለ በጣም ጠንካራ የሆነ ቡናማ የሆነ ጠላ አለ። አንዳንድ ደግሞ ይኸው ገለጻ የሆነ ቀጠና የሚባል ደግሞ አለ ይኸው መካከለኛ የሆነ ማለት ነው እንዲሁም ደግሞ ጠብሳማ የሚባል ደግሞ የጠላ አይነት አለ። ቀላል የሆነ ጨዋማ የሆነ ማለት ነው እንዲሁም ደግሞ ብዙም ጊዜ ከጤፍ ይሰራል በብርሃንና ይኸው በስሜት የሚቀየር የሆነ አይነት ጠላነው ማለት ነው። ጠጅን ደግሞ በምንመለከት ሰዓት ጠጅ ያው ከመዝራ ቅጠል ማርና ቅመም የተሰራ ነውጠጅ በዋናኝ በዋናኝነት ይኸው በኢትዮጵያ በአዲስ አመት በአዲስ አመት እና በጋብቻ እንጠጣዋለን ማለት ነው። ጠጅን ልዩ የጠጅ እቃ ውስጥ ደግሞ ይቀዳል የራሱ የሆነ የጠጅ እቃ አለው የጠርሙስ እቃ አለው ማለት ነው። እና በዛ ነው የሚቀዳ ጠጅ ማለት ነው። እና አረቄን በምንመለከት ሰዓት ደግሞ ያው አረቄ ከማር ቅመም እና እህል የተሰራ ጠንካራ የአይብ ልጅ መጠጥ ብለን እንጠራዋለን ማለት ነው። አረቄ እና ይኸው የተለያየ የሆነ ለቤተሰብ የምናቀርበውም ለውጭም አካል የምናቀርበው የሆነ የመጠጥ አይነት ነው። እና እንዲሁም ደግሞ አብዛኛው ጊዜ የሚጠቀሙት ያው ከመዝሙር እና ያው ከዘፈን ጋር ነው በብዛት ጠጅን የሚጠቀሙት ማለት ነው። እና አብዛኛው ጊዜ ያው ስካር ቦታዎች ላይ ወይም ደግሞ የባህላዊ ቦታዎች ላይ ነው የምናገኘው ለማለት ነው

ሚስት ሚስት በአማርኛ ሚስት ማለት ባለቤት ወይም የባል ሴት ተጓዥ ማለት ነው። እና በኢትዮጵያ ማህበረሰብ እና ባህል ውስጥ የሚስት ሚና በጣም በተለያዩ አካላት ላይ ሊታዩ ይችላሉ ማለት ነው። በትዳርና በቤተሰብ ውስጥ ያለው ሚና እንመልከት የሚስትን ብዙውን ጊዜ የቤትና የልጆች እንክብካቤ ሀላፊነት ይወ ትወስዳለች ሚስት። እንዲሁም ደግሞ በባህላዊ ቤተሰቦች ውስጥ የቡና ማፍላትና የምግብ አዘገዣጀት ተግባራትን እሷ ነው የምትረከብ። እንዲሁም ደግሞ በዘመናዊ ኢትዮጵያ ውስጥ ብዙ ሚስቶች የስራ ሀላፊነቶች የስራ ሀላፊነታቸው የከቤተሰብ ሀላፊነት ጋር ያጣምራሉ ማለት ነው። እንዲሁም ደግሞ የጋብቻ ባህሎች ደግሞ ከሚስት ጋር በተያያዘ እንዴት ነው? ስንል ያው ማግባብ የሚባል አለ። የጋብቻ ስርዓት እንዲሁም ደግሞ መልበስ የሚስት ልብስ ብዙን ጊዜ ነጭና ቀላል የሆነ ልብስ ነው የምትለብሰው። ሴት ዘመድ ደግሞ አለ የሚስት ቤተሰብ አባላት ከባል ቤተሰብ ጋር ያላቸው ግንኙነት ነው። እና ህጋዊና ማህበራዊ ጉዳዮች ላይሳ ሚስት እንዴት ነት ስንል በኢትዮጵያ ህገ መንግስት መሰረት የትዳርና የቤተሰብ መብቶች ተጠብቀውላታል ማለት ነው። ለሚስት የሚስት ስም መቀየር አማራጭ ነው ብዙን ጊዜ የባል ስም ይወስዳሉ። የትዳር ግምገማ ያው በሁለቱም ቤተሰቦች መካከል ሊካሄድ ይችላል እና ሚስት ብዙ ቦታ አላት ማለት ነው። የሚና ለውጦች ደግሞ ስናይ ባህላዊ እይታ ሚስት እንዴት ነው የምትወሰድ? እንዴት ነው ባህላዊ እይታ በምንል ሰዓት ያው ሚስት እንደ ቤተሰብ መሰረት እና የባል ረዳት ተብላ ትጠራለች። ሚስት እንዲሁም ደግሞ በዘመናዊ እይታሳ የትዳር እኩልነት የስራ እድሎችና የግለሰብ መብቶች ይጠበቁላታል ማለት ነው። እና ብዙ ኢትዮጵያዊ ሴቶች አሁን የትምህርት የስራ እና የማህበራዊ ሀላፊነቶችን ይኸው ከሚስትነት ሚናቸው ጋር ያጣምራሉ ማለት ነው። በቋንቋ አጠቃቀም ያው ሚስቴ በምንል ሰዓት ያው የራሴ ሚስት ሚስቱ ስንል ደግሞ የሌላ ሰው ሚስት ባለቤቴ ስንል ደግሞ በክብር የምንጠቀመው የሆነ አገላለጽ ነው። እና የቤት አለቃም በመባል ትጠራለች ሚስት ያው አንዳንድ ቦታ ላይ ማለት ነው። እና ያው ከሚስት ጋር በተያያዘ ደግሞ የትኛውን አካል መጥቀስ እንችላለን? ለምሳሌ የኢትዮጵያ ጋብቻ ስርዓት አለ። የሚስት ህጋዊ መብቶች የሚባሉ አሉ እና የቤተሰብ አስተዳደር እና ሚስትነት የሚባል አለ። እንዲሁም ደግሞ እንይህ እንይህ ካለን ደግሞ የኢትዮጵያ ሴቶች ታሪካዊና ዘመናዊ ሚናዎች አሉ። እና የኢትዮጵያ ሚስት ማህበራዊና ባህላዊ ሁኔታዎችን ትንሽ እንዘርዝር። የሚስትነት ባህላዊ ምክንያት ይኸው የጋብቻ አይነቶች አሉ አርባ እንጀራ ወይም ደግሞ ባህላዊ ጋብቻ ያው በሁለቱም ቤተሰቦች የሚደረግ ውይይት ቅንዲልነት ገንዘብ መስጠት የተለያዩ ነገራቶች ማለት ነው። እንዲሁም ደግሞ በቤተክርስቲያን ጋብቻ ደግሞ አለ በኦርቶዶክስ ቤተክርስቲያን በሚከናወነው ማለት ነው። እንድሁም ደግሞ የከተማ ጋብቻ የሚባል አለ ዘመናዊ ከተማ አካሄድ እንዲሁም ደግሞ የሙስሊም ጋብቻ አለ በመስጂድ ውስጥ በኢማም የሚካሄድ ማለት ነው። እና ብዙ አይነት ቦታዎች ላይ መጋባት ይቻላል ማለት ነው። በብዙ አይነት መልኩ እንዲሁም ደግሞ የሚስት ሚና በቤተሰብ ምንድነው? በምንል ሰዓት ያው እንደ እናት ናት። ሚስት እንደ እናት ናት የልጆች የትምህርት መስጫ የሆነች ትልቅ መምህር ናት ማለት ነው። ሚስትእንዲሁም ደግሞ እንደ ቤት አለቃ ደግሞ የቤት ኢኮኖሚ እና ያው የእቃዎች አስተዳደር ላይ ሚስት ነው በብዛት የምታከናውነው ማለት ነው። እንደ ባል ረዳት ደግሞ ተብላ ትጠራለች ያ የሆነው ደግሞ ምንድነው? በንግድ በስራ እና በማህበራዊ ጉዳዮች ላይ ሚስት አለች ማለት ነው። እንደ እንደ ባልረዳት ተብላ ትጠራለች እንዲሁም ደግሞ እንደ ስነ ልቦና ማዕከል ተብላም ደግሞ ትጠራለች የቤተሰብ አኗኗር ማረጋገጫ። ህጋዊ መብቶችና ሀላፊነቶች ደግሞ አሉባት። ሚስት የትዳር ህግ ፌደራል የትዳር ህግ ቁጥር አንድ ሺህ አንድ ሺህ ላይ እንደምናየው የጋብቻ እድሜ ቢያንስ አስራ ስምንት አመት ላይ መሆን መድረስ አለባት። የጋብቻ እኩልነትና አንድነት የጋራ ንብረት መብት የጾታ ግንኙነት ማስፈጸሚያ የሚባል ነገር አለና ይኸው የመበታተን ሁኔታዎች ላይስ እንዴት ነው ስንል ይኸው በሁለቱም ወገኖች ፈቃድ ሊለያዩ ይችላሉ። በአንደኛው አካል ሞት ሊሆን ይችላል። በፍርድ ቤት ውሳኔ በዚህ መልኩ ያው ፊት ሚስት ከቤተሰቦቿ ጋር እንዲሁም ደግሞ በተለይ ከባሏ ጋር ትለያያለች። ማለት ነው ሚስት በዚህ ሁኔታ ማለት ነው። እና በዚህ መልኩ ነው ለመጥቀስ የምፈልግ አመሰግናለሁ።

ሰዓት ሰዓት በአማርኛ ሁለት ዋና ዋና ትርጉሞች አሉት አንድ ምንድነው? የጊዜ መለኪያ ይሆናል። ሰዓትን በወቅት ወይም ደግሞ በመሳሪያ የሚያሳይ የሆነ የጊዜ መለኪያ ነው ማለት ነው። እንዲሁም ደግሞ የጊዜ ክፍል በማለት የምንጠቀምበታለን ሰዓትን ለምሳሌ ስልሳ ደቂቃ የሚያካትት የሆነ የጊዜ ክፍል ማለት ነው። እሺ የሰዓት አይነቶች በኢትዮጵያ በምንመለከት ሰዓት ይኸው ባህላዊ ወይም ሃይማኖታዊ ሰአቶች የሚባሉ አሉ። የገና ሰዓት የሚባል አለ የገና ሰዓት ያው ለክርስቲያናዊ በዓላት የሚጠቀም የሆነ የሰዓት አጠቃቀመ ነው። እና እንዲሁም ደግሞ ቀስ በቀስ በቀስ ሰዓት የሚባል አለ አብዛኛውም በኦርቶዶክስ ቤተክርስቲያን ውስጥ የሚገኝ የሰዓት አይነት ነው። እንዲሁም ደግሞ የጸሎት ሰዓት የሚባል አለ ለተለያዩ የቀን ጊዜያት የምንጠቀምበት የሆነ የጸሎት ሰዓት አለ ማለት ነው። በተለይ በሙስሊሙ ማህበረሰብ ጠዋት ጠዋት አስራ አንድ ሰዓት ከዛ ደግሞ ሰባት ሰዓት የብሁር ወቅት እንዲሁም ደግሞ የአውሱር ወቅት አስር ሰዓት ላይ የመግሪብ ወቅት ደግሞ አንድ ሰዓት ላይ የኢሻ ወቅት ደግሞ የሚባል ደግሞ ሁለት ሰዓት ላይ አለና ያው በሙስሊም ማህበረሰብ ደግሞ ያው የሚለያይ የሆነ የጊዜ አጠቃቀም ማለት ነው። እንዲሁም ደግሞ ሰዓትን የእለት ተእለት ኖሮ ሰአቶች የምንላቸው ደግሞ አሉ ለምሳሌ የፀሀይ ሰዓት የሚባል አለ። የፀሀይ ሰዓት የምንለው ያው በፀሀይ አቅጣጫ የተመሰረተ ነው። እንዲሁም ደግሞ የመስዋዕት ሰዓት የምንለው አለ። የስራ ሰዓት የምንለው ማለት ነው ለስራ ሊሆን ይችላል ለትምህርት እና ለሌሎች ተግባራት የምንጠቀመው የሰዓት አይነት አለ። እና የመንግስት ሰዓት የምንለው ደግሞ አለ ለምሳሌ ያው በመንገድ ላይ ለመጓዝ የምንጠቀመው አይነት የሰዓት አይነት ነው። እና የኢትዮጵያ የጊዜ ስርዓት ደግሞ ያው አብዛኛው ጊዜ ከ ከአሥራ ሁለት ሰዓት ይጀምራል ማለት ነው። ከአሥራ ሁለት ሰዓት ነው የቀኑ ማብቂያ ወይም ደግሞ የምሽቱ ማብቂያ እስከ አስራ ሁለት ሰዓት ነው ማለት ነው። ለምሳሌ ጠዋት ከአንድ ሰዓት እስከ አስራ ሁለት ሰዓት የቀኑ ማብቂያ ነው ማለት ነው። እንዲሁም ደግሞ ከምሽቱ አስራ ሁለት ሰዓት እስከ ጠዋት እስከ ንጋቱ አንድ ሰዓት የምሽቱ ማብቂያ ነው እና በዚህ እንጠቀምበታለን እና ኢትዮጵያ የአሥራ ሁለት ሰዓት ስርዓትን ያው ትጠቀማለች። ነገር ግን በልዩ መንገድ ለምሳሌ ማለዳ ያው አስራ ሁለት ሰዓት በአለም አቀፍ ሰዓት ስድስት ሰዓት ብለን እንጠራዋለን ማለት ነው። ቀን ደግሞ ስድስት ሰዓት በአለም አቀፍ ሰዓት አስራ ሁለት ሰዓት ብለን እንጥረዋለን እና ማታ ደግሞ አስራ ሁለት ሰዓት ያው በአለም አቀፍ ሰዓት ስድስት ሰዓት ብለን እንጠራዋለን። ሌሊት ደግሞ ስድስት ሰዓት በአለም አቀፍ ሰዓት አስራ ሁለት ሰዓት ብለን እንጠራዋለን እና ያው ይለያል ማለት ነው። የኢትዮጵያ ካላንደርን በምንመለከት ሰዓት የኢትዮጵያ ያቆጣጠረ ሁኔታን በምንመለከት ሰዓት ያወ ወራት የአሥራ ሶስት ወራት አሉ። አስራ ሁለት ወር ከሰላሳ ቀናት ሲደመር አንድ ወር ከአምስት ወይም ከስድስት ቀናት ነው ማለት ነው። እና ያን ነው የምትጠቀምበት አመትስ ካልን ያው የጎርጎሪያን ካላንደር የሚባል አለ። በሰባት እስከ ስምንት ሰዓት አመት ላይ ይገኛል የጎርጎሪያን ካላንደር ማለት ነው። እና እንጠቀምበታለን የጊዜ ዞኖች ደግሞ አለ በኢትዮጵያ ለምሳሌ ኢትዮጵያ ሀገራችን ጊዜ ዞን ኢስት አፍሪካ ትጠቀማለች። በግሪካዊ ሰዓት የምጠቀምበት አለ ያለኝ ይሄ ነዊ አመሰግናለሁ

ዲግሪ ዲግሪ ያው ብዙ አይነት ዲግሪ አለ ዲግሪ ስንል አንድ ብቻ ሳይሆን የተለያየ የሆነ የዲግሪ አይነት አለ ማለት ነው። የመጀመሪያው የትምህርት ዲግሪ ነው የትምህርት ዲግሪ የምንለው ያው ከትምህርት ቤት ኮሌጅ ሊሆን ይችላል ዩኒቨርሲቲ ሊሆን ይችላል ከማጠናቀቂያ ጋር የሚሰጥ የማረጋገጫ ወረቀት ማለታችን ነው። ለምሳሌ በኢንጂነሪንግ ዲግሪ አግኝቻለሁ እንላለን እኮ አይደለ እንዲሁም ደግሞ በማስተርስ አግኝቻለሁ። ወይም ደግሞ በማስተርስ ዲግሪ እየሰራሁ ነው ብለን የምንናገረው የዲግሪ አይነት ነው ማለት ነው። እንዲሁም ደግሞ ሌላው የሙቀት ዲግሪ የምንለው አለ የሙቀት ዲግሪ ደግሞ በጣም ሞቃታማ በሚሆን ሰዓት ወይም ደግሞ ዲግሪውን በምንለካ ሰዓት ሞቃታማ ሊሆን ይችላል ቀዝቃዛም ሊሆን ይችላል ማለት ነው። እና ያው የሙቀት ዲግሪ የምንለው ሙቀትን ለመለካት የምንጠቀምበት አሃድ ነው። በኢትዮጵያ ብዙን ጊዜ ሴንቲግሬድ እንጠቀማለን ምሳሌ ዛሬ ሙቀት ሃይ ስምንት ዲግሪ ነው ከፍተኛው ሙቀት ሰላሳ ዲግሪ ነው እንላለን ማለት ነው። እንዲሁም ደግሞ የማዕዘን ዲግሪ የሚባል አለ ያው የማዕዘን ዲግሪ የምንለው በሂሳብ ውስጥ ያው ማዕዘን ማዕዘን ወይም አንግል ለመለካት የምንጠቀምበት አሃድ ነው ማለት ነው። ምሳሌ ሶስት ማዕዘን ቅርጽ ስንት ዲግሪ ነው መቶ ሰማንያ ዲግሪ ማለት ነው። ቀጥ ያለ ማዕዘን ደግሞ ያው ሰላሳ ዲግሪ ነው። እንዲሁም ደግሞ ሶስት መቶ ስልሳ የሆነ ዲግሪ አለ እና ያን የፈለገንበት የማዕዘን ዲግሪው መቶ ሰማንያ ነው ግን ሶስት መቶ ስልሳ ዲግሪ ደግሞ የሚባል አለ ለዛ የምንለካው ማለት ነው። እንዲሁም ደግሞ ያው ደረጃ ወይም እርከን የምንለው አለ ማንኛውም ነገር መጠን ደረጃ ወይም እርከንን ያሳያል ማለት ነው። ምሳሌ ይህ የባህል መቀየር ከፍተኛ ዲግሪ አለው የጤና አደጋ ዲግሪ አለው እያልን የሆነ ነገር በቃ አርከኑን ደረጃውን የምናይበት የምንለካበት ማለት ነው። እና ያው ዲግሪ ስንል ያው ብዙ ማለት ነው ለማለት ነው አንድ ብቻ አይደለም ቋንቋ የያዘው ዲግሪ ብዙ ትርጉሞችን ይዟል ማለት ነው። ከትምህርት እንዲሁም ደግሞ ከደረጃም ሊሆን ይችላል ከየሙቀት ዲግሪም ለማለት ሊሆን ይችላል እና ብዙ አይነት ዲግሪ አለ ለማለት ነው። እስቲ በደንብ ተመልሰን የትምህርት ዲግሪ የሚለውን በደንብ እንየው የትምህርት ዲግሪ ውስጥ ደግሞ ብዙ አይነት ዲግሪዎች አሉ ባችለር ዲግሪ የሚባል አለ ማስተር ዲግሪ የሚባል አለ የዶክተሬት ዲግሪ የሚባል አለ የዲፕሎማ ዲግሪ የሚባል አለ ማለት ነው። እና እስቲ ባችለር ዲግሪ የሚባለው ያው ባችለር ከገባነው በኋላ ትምህርት ቤት ዩኒቨርሲቲ ከገባን በኋላ ከሶስት እስከ አምስት አመት አመታት የሚገኝ የመሰረታዊ የዩኒቨርሲቲ ዲግሪ ነው ማለት ነው። ማስተርስ ዲግሪ የምንለው ደግሞ ከባችለር በኋላ ከአንድ እስከ ሶስት አመታት በሚቆይ አመት ጊዜ ውስጥ የሚገኝ የሆነ ዲግሪ ነው ማለት ነው። እንዲሁም ደግሞ የዶክተሬት ዲግሪ የምንለው ከፍተኛው የአካዳሚክ ዲግሪ ሲሆን የምርምር ስራ የሚጠይቅ ነው ማለት ነው። እና ብዙ አይነት ዲግሪዎች አሉ ለማለት ነው እንዲሁም ደግሞ አነስ ብሎ ደግሞ ኮሌጅ ላይ የምናገኘው የዲፕሎማ ዲግሪ የሚባል አለ የዲፕሎማ ዲግሪ ያው ከዩኒቨርሲቲ ዲግሪ ያነሰ የትምህርት ማረጋገጫ ማለት ነው። እና እሱን ለማለት ነው የተፈለገበት እስቲ የሙቀት ዲግሪ ወደሚለው ደግሞ እንምጣ የሙቀት ዲግሪ ያው ሴንት ግሬድ እንላለን ፋራናይት እንላለን ከልቪን እንላለን ሴንት ግሬድ ማለት ሴንቲ ግሬድ ማለት ያው በኢትዮጵያ እና በምዕራባዊ አለም የሚጠቀሙት የሙቀት አህድ ነው። እንዲሁም ደግሞ ፋራናይት ስንል ደግሞ ያው በአሜሪካ የሚጠቀሙት የሙቀት አሀድ ፋራናይት ይባላል። ኬልቪን ደግሞ ያው ሳይንሳ ሳይንሳዊ ስሌት ውስጥ የምንጠቀመው የሆነ የሙቀት አሃድ ነው ማለት ነው። እንዲሁም የተለመዱ ሙቀቶች አሉ ደግሞ እኛ ጋር ለምሳሌ በሰው ዘንድ አለ እንዲሁም ደግሞ በእንስሳ ዘንድም አለ እንዲሁም ደግሞ ያው በ በተለያዩ ቁሳቁሶች ዘንድ ውስጥ የተለያየ የሆነ የሙቀት ደረጃ አለ ማለት ነው። የሰው ዘንድ የሙቀት የሰውነት የሙቀት ክፍል ስንት ዲግሪ ነው ስንል ሰላሳ ሰባት ዲግሪ ነው። እንዲሁም ደግሞ ያው በሚያርፍ ሰዓት ደግሞ ከሃያ እስከ ሃያ አምስት ዲግሪ ሴልሺየስ ይሆናል ማለት ነው። እንዲሁም ደግሞ የውሃ መፍላት ነጥብ ደሞ ስንት ነው መቶ መቶ ዲግሪ ሴልሺየስ ላይ ነው ውሃ ሊፈላ የሚችለው ማለት ነው። እና ይሄን ነው የሙቀት ዲግሪ የምንላቸው ማለት ነው የማዕዘን ዲግሪ የምንለው እሳ ለምሳሌ አንድ ዙር ሶስት መቶ ስልሳ ዲግሪ ነው ቀጥ ያለ ማዕዘን ደግሞ ዘጠና ዲግሪ ነው። ቀጥተኛ መስመር ደግሞ ያው መቶ ሰማንያ ዲግሪ ነው። አጣፊ ማዕዘን ደግሞ ያው ከዘጠና ዲግሪ ያነሰ ነው ከትክሻ በላይ ማዕዘን ደግሞ ያው ከዘጠና ዲግሪ በላይ ነው ማለት ነው። እና በጂኦሜትሪ እና በህንፃ በመሬት ምልክት የውስጥ ጥቅም ላይ ይውላል ማለት ነው። እንደዚህ አይነቱ የደረጃ የምንለው ደግሞ ያው ምሳሌ የአስቸኳይ ጊዜ ዲግሪ የምንለው የሚባል አለ የደህንነት ዲግሪ ትምህርት ያለው ሰው ምናምን እያልን የምንጠራበት እና ሌሎች ትርጉሞችም አሉት የአካውንቶች ዲግሪ የህግ ዲግሪ እና በአጠቃላይ ዲግሪ የሚለው ቃል የመለኪያ ደረጃ የትምህርት ደረጃ የሙቀት መጠን ለመግለጽ የምንጠቀመው ነው ለማለት ነው። አመሰግናለሁ